አዎ ስጦታ መስጠት ደስ ይለኛል በተለይ ለምወዳቸው ሰዎች በጣም ብዙ አይነት ስጦታ በቻልኩት አቅም ብሰጥ ደስ ይለኛል። እና ስጦታ መስጠትም ብቀበልም ደስ ይለኛል እና ስጦታ መስጠት ደስ የሚል ነገር አለው። ያው ለዛ ሰው ስጦታ ለምትሰጠው ሰው ያ ያለህን ክብር ፍቅር እንድታሳይ ያደርግሃል። እና ስጦታ በመስጠት ውስጥ ብዙ ነገር አለ። ስጦታ መስጠቷ በደንብ ደስ ይለኛል በጣም ደስ የሚል ነገር አለው። ምክንያቱም ስጦታ ስትሰጥ ያን ሰው ምን ያክል እንደምትወደው ታሳይበታለህ። እና ስጦታ መስጠት በጣም ደስ ይላል። አዎ እወዳለሁ ስጦታ መስጠት እወዳለሁ። የምወዳቸው ስጦታዎች መካከል ለወንድሜ ስጦታ ሰዓት የእጅ ሰዓት ብሰጥ ደስ ይለኛል። ለአባቴ ሱፍ ብሰጥ ይሰት ደስ ይለኛል። ለእናቴ ደግሞ ቀሚስ ብሰጥ ደስ ይለኛል። ለሁላችሁም ቀሚስ ብሰጥ ለእህቴ ለትንሽ እህቴ ለጓደኞቼ ደግሞ የሚፈልጉት የተለያየ ነገር ብሰጥ ደስ ይለኛል እና ስጦታ

አዎ አዎንታዊም አሉታዊ አስተያየቶችንም እቀበላለው ምክንያቱም ሁሉን አስተያየት መቀበል ነው። ጥሩ አስተያየት ሰው በሚሰጥህ ቁጥር ላንተ ይጠቅማል ወይም አይጠቅምም የሚለውን አስቦ ስለሆነ አሉታዊም አዎንታዊም ማስተያየት እቀበላለው ሁሉንም እሺ ብዬ ነው የምቀበለው። ምክንያቱም ለኔ ያልታየ ጉድለት ሰዎች ይታያል ለጓደኞቼ ለቤተሰቦቼ ለወንድም ለእህት ለሁሉም ስለሚታይ ለኔ ያልታየኝም ጉድለት ነው። እነሱን የሚያሳዩኝ እና። አዎንታዊ ነገር ሲኖር እቀበላለው። እኔም ለሰዎችም አዎንታዊ ነገር ካለ ይሄ ነገርሽ ደስ አይልም ይሄ ነገርህ ደስ አይልም ብዬ አስረዳለው። እናገራለው ስለዚህ መልሴ አሁን ነው የሚሆነው። አሁን ነገር እቀበላለሁም ለሰዎችም ካለ ለዚህ ነገር ደስ አይልም እንደዚህ ብታደርግ እዚህ ነገርሽ ደስ አይልም እንደዚህ ብታደርጊ ብዬ ሀሳቤን አስተያየቴን እነግራለው። እና አዎንታዊ ነገር እቀበላለው። አሉታዊ ነገርም ጥሩ ጎን ካለኝም ያን ጥሩ ጎኔ አዎ ልክ ናችሁ አመሰግናለው። እሺ እንደዚህ ቢሆን እንደዚህ ቢስተካከል እሺ ብዬ አዎንታዊንም አሉታዊም ጎዬ እሰጣለሁ። እና እኔም ለሰዎች እሰጣለው አዎንታዊ ጎን ናቸው ምክንያቱም እያየው ዝም ካልኩኝ ያ ነገር ልክ ነን ብለው ስለሚያደርጉት። በተደጋጋሚ ልክ ነን እያሉ ያን ነገር ሁሌ ስለሚያደርጉት ጥሩ አይመጣም ሰው ሊያስቀይሙ ይችላሉ እና ብዙ ነገር ሊፈጠር ስለሚችል። እኔም ከሰዎች ላይ የሆነ አዎንታዊ ጎን ካየው ይሄን ነገርሽን አስተካክዬ ይሄን ነገርህን አስተካክል እያልኩኝ አዎንታዊ ጎናቸውን እናገራለው። እነሱም አዎንታዊ ጎኖቼን ሲነግሩኝ እሺ እላለሁ። አሉታዊ ጎኔኑን እንደዛው አዎ ልክ ናቹ ብዬ አስተያየት እቀበላለው እሰማለው። የተሳሳተ ካለ እኮ አይ እኔ እኮ እንደዛ አስቤ አልነበረም ብዬም እንትን እላለው